ነጭ ማለት እንግዲህ ያው ቀለምን የሚገልጽልን ቃላት ነው ወይም ቀለምን የምናመለክትበትን ማነው ማለት ነው። ነጭ ማለት እንግዲህ ያው የተለያዩ ቀለሞች አሉ እንደ ቀይ ጥቁር ቢጫ አረንጓዴ ሊባል ይችላል። ነጭ የምንለው እንግዲህ የጥቁር ተቃራኒ ነው። ጥቁር እና ነጭ ተቃራኒ ናቸው ማለት ነው። ለምሳሌ ፀሀይ ነጭ ልትባል ትችላለች ወደ ላይ ስናያት ብርሃን ናት። እንዲሁም አምፖድ ሲበራ ብናይ ነጭ ቀለም ያለው አምፖል ነው ማለት ነው። እንደውም ጨለማን ደግሞ በጥቁር ልንገልጸው ወይም በጥቁር ልናስመስለው እንችላለን ማለት ነው። ስለዚህ የነጭ ማለት ብርሃናማ እንደውም ፈገግ ያለ ሊገለጽ ይችላል ማለት ነው። በሱ እንደውም የተለያዩ ነገሮች በነጭ ይገለጻሉ ማለት ነው። ወረቀትን ብናይ ለምሳሌ ነጭ ቀለም ነው ያለው አብዛኛው ወረቀት በነጭ ቀለም ናቸው ማለት ነው። የተለያዩ ስክሪኖች ቦግ ሲሉ ብናውይ ወይንም ኦን የሆኑ ስክሪኖችን ብናይ የነሱ ቀለም ነጭ ነው ማለት ነው። እንዲሁም የተለያዩ መተግበሪያ ዳሽቦርዳቸው ነጭ ይሆናል ማለት ነው። እና ለምሳሌ የደንብ ልብሶች አንዳንዴ የደንብ ልብሶች ብናይ እንደ የህክምና ወይም የዶክተሮች የድንብ ልብስ ብናይ እሱ ነጭ ነው እንደውም የመምህራኖች ወይም የሚያስተማሩ የደንብ ልብስ ብናይ የነሱም ነጭ ነው ማለት ነው። የደንብ ልብሳቸው እና ኮከቦችን ወይንም ጨረቃን ብናይ በአብዛኛው ነጭ ቀለም ነው ያላቸው ማለት ነው። እና እንደነዚህ አይነት ነገሮች በነጭ ውስጥ ይካተታሉ ማለት ነው። እንደውም የተለያዩ የባህል ልብሶችን ብናይ በሀገራችን በኢትዮጵያ አብዛኛው ሴቶች ነጭ ባህል ነው ሲለብሳሉ ማለት ነው። እና በተለያዩ ቀለም እንግዲህ ልንገልጸው እንችላለን ይሄ ነች የሚለውን በልብሶች በህንፃዎች በመኪናዎች እና በተለያዩ ነገራት ቀለም ሊገልጸው እንችላለን ነጭ ማለት ያው። ቀለምን የሚገልጽልን ወይም የሆነን ነገር ገጽታ ምን ይመስላል የሚለውን መልኩን አይነቱን የሚገልጽልን ነው ማለት ነው።